በመሬት ላይ መቀመጥ ለሚለው ያው እውነት ለመናገር ስፔሻሊ አሁን አብዛኞቻችን ብዙ ጊዜ ተቀምጠን ነው የምን የምንውለው ያው ምናልባት በስራ ሁኔታ ሊሆን ይችላል፣ ወይ ደግሞ ሙቪ ልናይት ሊሆን ይችላል፣ ወይ ደግሞ በምንሰራቸው አክቲቪቲዎች ላይ በአጠቃላይ ብዙ ጊዜ ተቀምጠን ነው የመዋል እንትን ያለብን እና ብዙ ደግሞ የምንቀመጠው አይዘር ሶፋ ላይ ወይም ደግሞ ኮንፈርት በሚሰጠን ቦታ ላይ ነው። የምንቀመጠው ነገር ግን መሬት ላይ በምንቀመጥበት ሰዓት አንደኛ እንደውም ብንችል መቀመጥ ብቻ ሳይሆን ብንተኛ በጣም ለኛ አሪፍ ነው የሚሆነው ብለን የምናስበው ይሄ የሆነበት ምክንያት ለምንድነው ምክንያቱም መሬት ላይ በምንቀመጥበት ሰዓት አንደኛ ነገር ያው ተፈጥሮም ስለሆነ አሁን የድሮ አባቶቻችን የሚራመዱት በእግራቸው ነበረ ጫማ ኣያረጉም ነበር። አሁን አሁን ጫማ መጣ ያ ጫማ ብዙ ጊዜ አከርካሪያችን ተሰበረ ወይ ደግሞ ወገባችን ተቆረጠ የሚሉ ሰዎች በጣም ስለበዙ ነገር ግን ምናልባት መሬት ላይ ብንተኛ፣ ጅባ አንጥፈን ለምሳሌ መሬት ላይ ብንቀመጥ፣ ይሄ አንደኛ ለወገባችንም ለኛም ለምናደርጋቸው አክቲቪቲዎችም በጣም በጣም የተሻለ ነገር ነው የሚሆነው። ስለዚህ መሬት ላይ መቀመጥ በጣም ጥሩ ነገር ነው ከተፈጥሮ ጋር ከኔቸር ጋር ያገናኘናል። እና ደግሞ አንዳንድ ጊዜ ዝም ብለን ተቀምጠን ከምንውል ወይም ደግሞ ኣልግ ወገባችንን ከምንታመም መሬት ላይ ቁጭ እያልን ወደ መሬት ወይም ደግሞ ወደ እናታችን መሬት ምክንያቱም ያው ዞሮ ዞሮ ሰዎች ሲሞቱ ወደ መሬት ነው የሚመለሱት እና እዛው ብንለማመድ ተቀምጠን ብንጀምር ጥሩ ነው የሚል ነው ሀሳቤ።

ከፀሀይ እንዴት ትጠበቃለህ ለሚለው? ያው ኖርማሊ በተለያዩ የተለያዩ አይነት ከፀሀይ ራሴን የምከላከልባቸውን መንገዶች እጠቀማለሁ። ያው እንደሚታበቀው ኢትዮጵያችን ወይም ሀገራችን ኢትዮጵያ የምትገኘው በ በምስራቅ አፍሪካ ስለሆነ ያው ይሄ ደግሞ ከፍተኛ ስፔሻሊ አሁን ያለንበት ወቅት ደግሞ የፀሀይ ወቅት ወይም ደግሞ በጋ ላይ ስለሆንን አብዋራ ና ፀሀይ የምያስቸግረን ወቅት ነው። ስለዚህ ከፀሀይ የምጠበቅባቸው መንገዶች አንደኛው ጃንጥላ ነው ምጠቀመው። ስለዚህ በምሄድበት ግዜ ጃንጥላዎችን በመጠቀም ሁለተኛው ደግሞ ምጠበቀው ምንድነው? አብዛኛው ጊዜ በጣም ከፍተኛው የሆነ ፀሀይ ከሆነ የተለያዩ መጠለያ ቦታዎች ላይ መጠቀም። ፀሀዩ እስኪበርድ ድረስ ለጥቂት ጊዜ ብዙን ጊዜ በቃ ፀሀይ በጣም ከፍተኛ ከሆነ ደግሞ ፀሀይ የሚወጣበት ሰአቶች ላይ ስፔሻሊ ከሰባት ሰዓት እስከ ከስድስት ሰዓት ጀምሮ እስከ ስምንት ሰዓት ባለው እና ደግሞ በጣም ጠዋት ጠዋት አካባቢ እስከ አራት ሰዓት እስከ አምስት ሰዓት ባለው በእነዚህ ሰአቶች ላይ ከፍተኛውን ፀሀይ ሙቀት ስለሚኖር እነዛ በዚህ አይነት ሰዓት ላይ የማደርገው ምንድነው? ከቤት አለመውጣት እነዛን ሰአቶችን ቤት ውስጥ ሆኖ ማሳለፍ ነው። ሌላኛው ደግሞ በ ኢቭን ወደ ውጭ እንኳን ብወጣ የተለያዩ ኮቶች ለምሳሌ የተለያዩ ኮፍያ ያላቸውን ኮቶች በመጠቀም በዚያ መንገድ ራሴን ከፀሀይ እጠብቃለሁ ማለት ነው። ያው እርግጥ ነው ፀሀይ የራሱ የሆነ ጥቅሞች ሊኖሩት ይችላሉ። ያው ለሰው ልጆች የራሱን ጥቅሞች ይዞ ሊመጣ ይችላል። ነገር ግን እንደተባለው ደግሞ ፀሀይ ከፍተኛ የሆነ የአልትራቬሊት ሬይ ስላሉ ያ ደግሞ ስፔሻሊ ቆዳቸው ቀይለውን ሰዎች በጣም የራሱ የሆነ ካንሰር ሲሆን እንትን ኢፌክት አለው። ነገር ግን እኔ በቆዳዬም ጠቆር ያልኩት ስለሆንኩኝ ብዙ ያስፈልገኝም ነገር ግን በዚህ አይነት መንገድ ራሴን እጠብቃለሁ።

ማታ በምን ትመገባለህ? የሚለው? እኔ ብዙውን ጊዜ ማታ ማታ የናይት ሺፍት ወይም ደግሞ ዲዩቲ የሚባል ወይም ደግሞ የትርፍ ሰዓት አገልግሎትን ስለምሰጥ። አብዛኛውን ጊዜ ከቤት ነው ተመግቤ የምወጣው ምክንያቱም አንዴ ከቤት ከወጣሁኝ በኋላ እዚያ የምሰራበት ቦታ ላይ የምባላበትን ጊዜ ስለማላገኝ የምበላውን ወይም ደግሞ የምጠቀመውን ነገር ከቤት ነው አብዛኛውን ጌዜ የምጠቀመውና። ስለዚህ ከቤት ብዙ ጊዜ ምሽት ሊመሽ ሲል ባለው አስራ ሁለት ሰዓት አካባቢ ነው። ብዙ ጊዜ ማታ እራቴን የምመገበው። እና ኖርማል ደግሞ ሌሎች ቀናቶች ላይ ወይም ደግሞ ስራ በማልገባባቸው ቀናቶች ላይ ከሆነ ግን አብዛኛውን ጊዜ ምግቤን የምመገበው በማታ ከሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ነው ማለት ነው። እና ነገር ግን ያው እንደሚታወቀው ብዙ ጊዜ ማታ ማታ ሰዎች ቢመገቡ ተብሎ ደግሞ እንደ አንድ ጤና ባለሙያ የሚመከረው ብዙ ጊዜ እስከ አንድ ሰዓት ባለው ቢሆን። ያው እኛ እንደ ሀገራችን ባህል ብዙ ጊዜ ማታ ማታ የምንመገበው እራት የሚባሉ ነገር ብዙ ጊዜ ሰዎች ከሁለት ሰዓት በኋላ የሚመገቡት ነገር እንደሆነ ነው ነገር ግን። ያው ያንን ነገር ልክ እንደተመገብን ከተመገብን ዊዝ ኢን ስሪ ኦር ወይም ደግሞ በሶስት ወይም በአራት ሰዓት ውስጥ ነው ወደ እንቅልፍ የምንሄደው ያ ደግሞ የመፈጨት ሂደቱንም ሆነ ደግሞ እንደገናም ከበላን በኋላ ያ ነገር በደንብ ለጤንነታችንም ተስማሚ እንዲሆን በአንድ ሰዓት አካባቢ ተመግበን ቢሆንና እንቅልፋችን ደግሞ ቢያንስ ዊዝ ኢን ፎር ሃወር ወይም ደግሞ በአራት ሰዓት ውስጥ ቢሆን የተሻለ የመፈጨትም እንትን ይኖረዋል። እሱ ብቻ ደግሞ ሳይሆን ጫጓራ ምናምን እያልን በኋላ ችግር ውስጥ እንዳንገባም ደግሞ ይጠቅመናል። ስለዚህ ማታ ማታ የምንመገብበት ሰዓት ከሳይንስ ጋር ተያይዞ ስለሆነ አብዛኛውን ጊዜ ያ የተመገብነው ምግብ ደግሞ ሳይፈጭ ጨጓራ ላይ እንዳይቀመጥና በኋላ ደግሞ ቅድም እንዳነሳነው ያለመፈጨትንም ችግር እንዳያመጣ። ቀደም ብዬ አስራ ሁለት ሰዓት እስካለ ወይም ደግሞ ከብዙውን ጊዜ ከአስራ ሁለት እስከ አንድ ሰዓት ባለው ሊመሽ ሲል ባለው ነው እራቴን የምመገበው ማለት ነው። ነገር ግን ሰዎች ያው እኛ ሀገር በተለያየ አይነት መንገድ ወይም ደግሞ አንዳንድ ሰዎች የተገኘውን በሚል አንዳንዱ ቀድሞ ፊክስድ የሆነ ሰዓት አይኖርም። እኔ ግን እንዳነሳሁት ማታ ማታ ዲዩቲ በሚኖረኝ በሚኖረኝ ወቅት ላይ ወይም ደግሞ የትርፍ ሰዓት አገልግሎት በምሰጥበት ጊዜ የምመገበው ወደዛ ከሚሄድ ለመሄድ በምንዘጋጀበት ጊዜ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ነው ማለት ነው።

አዎ ከልጅነትህ የምትዘክረው ወይም ደሞ ከምትችለው ልጅነት የምታስታውሰው ነገር አለ ምንድነው? ለሚለው ያ እኔ በጣም ከልጅነቴ በጣም ሚገርመኝ ነገር ምንድነው? በተለያዩ በዓላት ወቅት ላይ በኛ በሀል ደሞ እንደሚታወቀው እንቁጣጣሽ ወይም ደሞ መስከረም ላይ የሆያሆየ እንጨፍር እንደነበረ እና ሁሌም ቢሆን በዓል በሚደርስበት ጊዜ የቡሄ በዓል ሚደርስበት ጊዜ። ያው እንደሚታወቀው የተለያዩ ስዕሎችን በመሳል ለዘመዶቻችን ወይም ደሞ እዛው አካባቢ ለሚገኙ ለጎረቤቶቻችንም ወይም ዞር ዞር እያልን ወደ ከተማ ወጣ እያን ስሎችን ሽጠን ብር እንደምናገኝ። እና ያኛውን ደሞ ባገኘነው ብር ደግሞ ልብስ እንደምንገዛና የተለያዩ ደስ የሚሉ ገጠኘ ገጠመኞችን ነው ምናስታውሰው። እና ደሞ ልጅ በነበርንበት ወቅት ስፔሻሊ ትምህርት ቤት ላይ ደግሞ የተለያዩ ክበባት ውስጥ በመግባት። የተለያዩ በስፖርታዊና ማህበራዊ የሆኑ ስራዎችን እሰራ እንደነበረ እና ደሞ ለምሳሌ በጣም ልጅ እያለሁ ከሚገርመኝ ነገር ምንድነው? በተለያዩ በክላስ በመመረብ ወይም ደሞ በክፍል ውስጥ ተመድበን በነዚያ በክፍል ውስጥ የሚሰጡ ስፖርታዊ ውድድሮች ይኖራሉ። ለምሳሌ እግር ኳስ ይኖራል። አትሌቲክስ ወይም ደሞ ሩጫ ይኖራል። ለምሳሌ ሌሎችም አይነት ወይ ደሞ ጥያቄና መልስ እውቀት አዘል የሆኑ ጥያቄና መልስ ይሆናል። ወይ ደሞ በዛ ክበብ ውስጥ ለምሳሌ ወይ በኤች አይ ቪ ሊሆን ይችላል። ወይ የተለያዩ ክበቦች ወይ ቲቢ ክበብ መሆን እነዚህን ነገሮችን በዚህ አይነት ክበቦች በመስራት በእነዚያ ክበቦች ደሞ ምንድነው የምናደርገው? ለምሳሌ ወይ ደግሞ ወተን ጽዳት ሶሻል ላይፍ ወይ ደሞ ማህበራዊ አገልግሎት ሚባለውን አካባቢያችን ወይ ደሞ እዛ አካባቢ ያለውን ማህበረሰብ ጽዳት በማፅዳት ልናገለግል እንችላለን። ወይ ደግሞ የተለያዩ አይነት ከመምህራኖቻችን ጋ ወጣ ወጣ እያልን ደግሞ የተለያዩ በመንገድ ላይ ያሉ ሰዎችንም ወይ ደሞ አንዳንድ ደሞ ስልጠናዎችንም በመውሰድ ትራፊክ አግሎት ሊሆን ይችላል። ወይ ለምሳሌ ትራፊክ ልብስን በመልበስ እዛው ትምህርት ቤት አካባቢ የሚያልፉትን ተማሪዎች በእንደ ትራፊክ መመሪያዎችን እንዲህ ሰዎች ወይም ደሞ አሽከርካሪዎች እንዲጠቀሙ በማድረግ ልክ እንደ ትራፊክ በመጠቀም ራሳችንን በነዛ ከበባት በመጠቀም ሰዎችን ከአደጋ ወይም ደሞ ህፃናትን ከአደጋ የመከላከል ስራዎች ላይ ኢንቮልቭ እንዳረግ እንደነበረ። እና ደሞ የተለያዩ ጥናቶችን በማጥናት ደሞ ለምሳሌ በተለያዩ ክበባት ውስጥ ለምሳሌ እናስጠና ነበር እኛ እንደውም አስታውሳለሁ እኛም የተማርነው ኤስ ዩ ኤስ ሚባል የሀዋሳ ውስጥ ሚገኝ። ትምህርት ቤት ነበር እና እዛ ትምህርት ቤት በምንማርበት ወቅት ላይ። አርብ አርብ ወይም ደሞ ከሰኞ እስከ አርብ ከነበሩት ቀናት ውስጥ አርብ አርብ ወይ ሚባሉ ወይም ደሞ የመጨረሻው የሳምንቱ ቀናት ላይ። ምንድነው ቀን ላይ ምናረግ የነበረው ምንድነው? ልጆችን ለምሳሌ እኛ አስረኛ ጀምሮ ባለነበት ወቅት ላይ ከስድስተኛ ክፍል እስከ ስምንተኛ ክፍል ያሉትን ልጆች በቢያንስ ከትምህርት ቤት መሄዳችን ኖርማሊ የምንሄድበት ሰዓት ሶስት ሰዓት ከሆነ ከዛ ቀደም ብለን ለምሳሌ ምንወጣው ሶስት ሰዓት ከሆነ ከአስር ሰዓት ጀምሮ እስከ አስራ አንድ ሰዓት ባለው ውስጥ። የተለያዩ ክላሶች ይሰጡን እና እንመደብና እናስተምር ነበር እና አንድ ቶፒክ እንዲመርጡ አድርገን ያንን ቶፒክ ወይም ደሞ ያንን ቶፒክ በመያዝ በዚያ ቶፒክ ላይ ትምህርትን እንሰጥ እንደነበር ያም ደሞ ያለንን ስኪል ወይም ደሞ ያለንን እውቀት ለሰዎች ሼር ማድረግ ብቻ ሳይሆን በሰዎች ፊትም ወይም ደሞ በልጆች ፊትም መናገር እንድንችል ከዛ ቀስ ብለን መን የመናገር ወይም ደሞ የተናጋሪ እንትንነታችን በደንብ መናገር የምንችልበትን ኮንፊደንስ እንድንጨምር ገና ከህፃንነቱ ወይም ደሞ ገና ከልጅነት ጀምረን በደንብ የመናገርን እስኪል እንድናሳድግ አድርጎናል። ብዬ አስባለሁ ስለዚህ እሄ በጣም በጣም ከልጅነቴ የማረሳው ወይም ደሞ ሁሌም ቢሆን አሁንም ድረስ የማስበው ይሄ ነው። እና ደሞ ሁሌም ቢሆን ባልበደረሰ ወቅት ሁሌም ከዘመድ ጋር እንሰባሰባለን። እና ደግሞ በቃ ህፃን ከህፃናት እኛ እያለን ደሞ ሁሌም ቢሆን ማስታውሰው በዓል በደረሰ ቁጥር አንድ ላይ በቤተሰብ የምንነሳቸው ፎቶዎችን ነው ሁሌም ማስታውሰው እና እነዚህ እነዚህ ምዘክራቸው ናቸው

ከደንበኞች ጋር ትገናኛለህ? ለሚለው ያው ቅድም እንዳልኩት የኛ ስራ የፋርማሲስት ስራ ስለሆነ ያው ከደንበኞቻችን ወይም ደግሞ ከታካሚዎች ጋር ኖርማሊ እኛ የምንገናኘው ከታካሚዎች ወይም ፔሸንቶች ናቸው እዛ አገልግሎት ሊወስዱ ከሚመጡት ታካሚዎች ጋር ነው። ስለዚህ ከእነሱ ጋር ትገናኛለህ? የሚለው አዎ ከእነሱ ጋር እንገናኛለን። ያው እለት እለት ያላቸውን ወይ ደግሞ ከመድሃኒት ጋር ተያዙ ያሉ ነገሮችን ለእኛ ስለሆነ የሚያጋሩን ከደንበኞቻችን ጋር በየቀኑ እንገናኛለን። በዋናነትም ደግሞ ለምሳሌ ቢሚወስዱበት ወቅት ያልተመቻቸው ነገር ካለ እና ደግሞ የሚፈልጉት ተጨማሪ ነገር ካለ ያንን ተጨማሪ ነገር ወይም ደግሞ መተካከል ያለበትን ነገር ካለ ከእኛ ጋር ሁሌም ቢሆን በየቀኑ እንወያያለን። እኔ ደግሞ አሁን የምሰራው ተኝቶ ተካሚ የሚባልበት ወይም ደግሞ በተለምዶ ኢምፔሸንት ፋርማሲ የሚባልበት ስለሆነ አብዛኛው ሰው እዛው ተኝቶ የሚታካም ነው። ወይም ደግሞ መድሃኒት ወይም ኪኒን ወስዶ ወጥቶ የሚመለስ ሳይሆን ወይም በቀጠሮ የሚመጣ ሳይሆን እዛው ተኝቶ ከበድ ከበድ ያሉ ኬዞች ስራ የሚሆኑ አብዛኛውን ጊዜ እዛው ታካሚዎችን የማግኘት ወይም ደግሞ ደንበኞቻችንን የማግኘት ነገር ይኖራል። ከዛ በተረፈ ደግሞ ያው ከደመኞቻችን ጋር ብቻ ሳይሆን ከቤተሰቦቻቸው ጋርም ያለውን ነገር ቤተሰቦቻቸው ለምሳሌ ደንበኞቻችን መተኛት ወይም ደግሞ መናገር የማይችሉ ወይም ደግሞ ያለውን እየተነሱ ማስረዳት የማይችሉ ከሆነ እዛው ያሉት ቤተሰቦቻችሁን በመጠየቅ በሁለተኛ በሶስተኛ ወገን ከደንበኞቻችን ጋር ያለውን ሁኔታ በደንብ አድርገን ነው የምንወያየው። ከዛ በተረፈ ደግሞ ከደንበኞቻችን ጋር ያው በተለያዩ ጊዜ እኛ ለምሳሌ ሰዎች ስለሆንን የምናደርጋቸው አንዳንድ አቲቪቲዎች ሰዎችን ሊያስቀይም ይችላል። እና ስለዚህ ማሻሻል ያለብን ነገር ምንድነው? የሚለውን እነሱ ቃል ፊት ለፊት መጥተው እንኳን ለመናገር ጊዜ ባይኖር የተለያዩ ሀሳብ መስጫ ሳጥኖችን አዘጋጅተናል። ስለዚህ እነዛ ሀሳብ መስጫ ሳጥኖች ላይ ሀሳባቸውን ያስገቡልናል ማለት ነው። ስለዚህ እነዛን ሀሳብ መስጫ እንትኖችን ቢያንስ በየወሩ በመመልከት እነሂያ ላይ ማድረግ የምንችላቸውን እርማቶችን እና ማስተካከል የምንችላቸውን ነገሮች በነዛ መሰረት ለማድረግ እንሞክራለን ማለት ነው። እና ይሄንን ከደንበኞቻችን ጋር መስራታችንን ደግሞ መገናኘታችን በየጊዜው የተሻለ የስራ ኢንቫይሮመንትን ወይም ደግሞ የተቻለ የስራ አካባቢ አየርን ለመፍጠር እና ወደ ከፍታ ለመሄድ ወይም ደግሞ ወደፊት ለመሄድ ምክንያቱም ያው እንደሚታወቀው የኛን ስራ ሰዎችን ለማገልገል ስለሆነ እነዚያ ሰዎች የሚገለግሉ ሰዎች ደግሞ ደስተኛ ካልሆኑ እኛ ጋር የማይመጡበት ሁኔታ ይኖራል። ስለዚህ ያ ደግሞ ለኛ ፕሮፌሽንም ለገባነውም ቃልም መታመን ስለማይሆን ቅድሚያ አድርገን የምንሰጠው ፔሸንታችንን ደግሞ ታካሚያችንን ነው ማለት ነው። ስለዚህ በዚህ መንገድ ነው ያ ያው እኛ ሰዎች ስለሆንን ቅድም እንዳነሳሁት የተለያዩ ድክመቶች ስኖሩ እነሱን ለማስተካከል ከቤተሰቦቻቸው ጋር እንገናኛለን።